ዛሬ የአየር ሁኔታው በጣም ቀዥቃዣ ነው። ቀዥቃዣ ነው ያለው በጣም ይበርዳል። ማለት ያው በቃ አጠቃይ ከቤት እንዳለ ነው የሚበርድ ብርዱን አልቻልነውም። በጣም ቀዥቃዣ ነው ያለ በጣም ብርድ ነው ያለው። ያቃጥላል ደግሞ ስትወጣ ያቃጥልብሃል እጅህን ይቆራረጥሃብል ተጥብቆ ወጣህ እንደዛ። በጣም ብርድ ነው እንዲህ ዋንጫ አላስታውስም ብዙ እንደዚህ አይነት እንደዚህ አይነት ያየር ሁኔታ ያሳስባል። ወቅታዊ ነው መሰለኝ ወቅቱ ነው መሰለኝ እንደዚህ አይነት ይሄን ሁሉ እህል ምናምን ከተሰበሰበ በኋላ የሚመጣ ወቅት ነው። በጣም ብርድ ነው ያለው ብርዱን ልንረሳው አልቻልንም እንትን ልናቅተው ባልቻልንም እና ይሄን ብርድ። ህይወታችን ላይ ያለውን ነገሮችን መቀየር እንዳለብን ነው የሚሰማኝ። የአየር ሁኔታው በተለያየ ቦታዎች አሰማና አረጋለሁ በጥፋት በመጥፎም ቢሆን የነበረውና ያልነበረው ነገሮች ሲገነዘቡ ብርድ ነው ያለው ይበርዳል። ደግሞ ብርሃን ነው ያለው ብርሃን ሆኖ ብርድ በጣም ብርዱ ብርዱም ያቃጥላል እንደ ብርድ ነገር አለው። ከዛ በብርዱ ውስጥ ላይ ደግሞ ብርሃን ነገር ነው ያለው ጸማህ አይደለም። በርዷል በበርዷል ደግሞ ወደ መንጋትና ይመስለው ያለው አሁን። ከሰዓታችን እንትን ብሎ ወደ ብርዱ ብርዱም ሊያቃጥልብን እንደው እንዳለ ነው ያለውን። በዛም ልክ ደግሞ ብርዱን እንዲህ እያደረግን የምንሰራቸውን ስራዎችን እንዲህ እንዳያ እንዳያስተጓጎልብን እንደዚህ በዚህ አጋጣሚ መናገር እፈራለሁ። ማለት በዚህ ብርድ ሰውን መንቀሳቀስ መራመድ ወይም ደግሞ እንደዚህ ብርድ ሲሆን። ድሮ ቤተክርስቲያን እሄድ ነበር አሁን ደግሞ ይሄንን ስራ ሰው የሚገኘውን ስራ እየሰራውኝ ስለሆነ እንጂ ተነስቼ ወደ ቤተክርስቲያን ስሜ እመጣ ነበረ። አሁን ግን ብርዱን በጣም ነው የሚያቃጥለው ይቃጠላል። ብርዱን በጣም ቤተኬላይ ማለት የትምህርት ድሮ እንደዚህ አልነበረም። አሁን ግን ስናየው ብርዱን ይቃጥላል ሰዎችን ከመካከል ቤታቸው ከመውጣት ተለብሰው ወደ ከቤታቻው ተኝተው ነው ያሉት አብዛኛዎቹ ወደ ቤተክርስቲያን ለመሄድ የሚያመስርጥ ሰዓት አይደለም ያለነው ብርዱ። ስለጀመረ ከጎን የሚቀጥሉበት ጉዳይ እና ከሰዎች ጋር ያለው እዚህ ለመረገብ ያስችላል ሁሉ ለመገንባት የዛሬ ያለው እውነታ እንደዚህ ነው። ደግሞ ፀሀይም ትወጣለች በኋላ መሰለኝ ግን ብርዱን አልቻልነውም ማለት ውሃው እንኳን ቁጭ ያለውን ፍሪጅ ሳናገባ ቀዝቅዞ ራሱ ቀዝቅዞ ብርዱን እንትን ያለብኝ ነው ማለት። እኔ አሁን ጉንፋን ይዞኛል ትንሽ ድምፄም ይቆራረጣል አውቃለሁ። ግን በዛው ልክ ውሃ እጠጣለሁ ብለህ ውሃን ስትጠጣ የበረዶ እንደጠጣህ እሱን እሱን እንዳን ያን እሱ እንደዛን ያህል ነው የቀየረብን ድምፃችንም እንትኑም ስለሚለው። ብርዴን ብርዱን እንደዛ ስለሆንኩም ብርዱ ላይ የሆነ ድምጽ ማድርግ አሁን ባለፈው አንድ ሁለት ያህል ቢራ ልጠጣ ብዬ ሄጄ ነበርና። ከዛ ሳዝ የ የፍሪጅ ያልሆነ አምጭልኝ ስላት አመጣችልኝ ደግሞም ከዛ ቀስቅሷል በጣም። መቀዝቀዙ ቅዝቅዝ ስላለ በቃ ሶ ጉንፋንህም በዛ ልክ እንዲህ ያረገበት ሁኔታ ሳለ እንዲሁ ያንን የቆየው ነገር መስተካከል እንዳለብን ይሰማኛል። ግን ያን ነገር ጥሩ አይደለም ብርዱም በጣም ተበርዶናልና ብርዱም

የቤት እንስሳ የለኝም ማለት ይቻላል ማለት ድመት አለች የምትመጣ ሁሌ የምታጫዉተኝ ግን ራሴ ገዝቼም ብዙ ከእኔ ጋር የምትኖር ምናምን የለኝም ብቻዬን ነው። የምኖረው እንደዛ ያረኩ ነው የምኖረው ማለት የቤት እንስሳ አልወድም። ማለቴ ግን አይደለም። የቤት እንስሳ የምወደው ድመት ምናምን ነው ይኖራል እሷ ትመጣለች። እንዲህ የሚወደድ ነገር ነው። ውሻ ምናምን ብዙ አልወድም ማለት ያስጠላኛል እንዴት እንደሆነ አላውቅም። ብዙም አልወድም። ግን እኔ የቤት የቤት እንስሳ የለኝም።

ሁለት ራስ ነው ምጠቀመው በህይወቴ። ማለቴም በስነ ስርዓት ደክሜ ከዋልኩኝ። ምጠቀመው አንድ ነው ግን ደብሮኝ ተዳክሜ በጣም በጣም ተዳክሜ እኮ ከነበርኩኝ ግን የምትጠቀመው ሁለት ናቸው። ሁለት ማለት አንዱን በፊት አንዱን በኋላ። በተቻርኬ እተኝና ስገባለት እሱም ከእኔ ጋር እንትን እያረኩኝ ጋር አበጣለሁ እሳቸውም የምጠቀማቸው ሁለት ማንም እጠቀማለሁ ለማለቴ ነው። ግን አብዛኛው ምጠቀመው አንድ ነው። ሁለት እጠቀማለሁ አንድም እጠቀማለሁ ሁለት ምጠቀመው እኔ ተበሳስጬ እንቅልፍ እንቢ ብችለኝ ደብሮኝ ተጨናንቄ ብረበሽበት ሰዓት ምጠቀመው ነው። አንድ ግን ዞሮ ዞሮ መልካም ስራ ውጪ። ሳልጨናነቅ ምንም ፈታ ሚፈጥር ነገር አርጌ ራሴን በጥሩ ሁኔታ አንጬ የምሰራው ነገር በኖር ሁለት ነው። እና ይሄንን ያደረኩት ምክንያት ለራሴ ብዬ ነው እንጂ እኔ አልሰራም። ማለት ሰዎችን ደግሞ የምጠቀመው ፍራሽ ልስልስ ያለ መሆን አለበት። ልስልስ ያለ ነው ምጠቀመው ደረቅ ያለ አይመቸኝም። እና ምን ይቆጭብኛል ቅም ሚባል ይይዝብኛል እንደዚህ ነገር አይወድም። መደበኛ ምጠቀመው ሶፍት የሆነ በጣም ቃለል የለ ነው አለ አይደለ ትንሽ ምችት የሚሰማው። ከአልጋ ላይ አርጋሀው እንዲህ ሚሰማ እሱን እና ነው ሚመርጠው እሱ ነው ማረገው ሁሌ በዛ ላይ። አስደሳች ነገሩ የሚመኘው የማስበውን ነገር እንዲያደርግ። የሚያስችለን አቅም እንዳለ እንዳደርግ ያስቻለኝ ነገር ስለሆነ እሱ ለይ ራሴ በራሴ የምጠቀመው ሁሌም። በራሴ ህይወት ላይ ኑሮ የኖረ የሚኖር ያለውን እቅፍ አቅምም በውሎ ብርታት ጥንካሬ ያደረኩት እንዳለ እንደዛ ስለሆነ በዛኛው በጣም ጥሩ ነው ብዬ ስለማስብ ለራሴ ይጠቅመኛል ብዬ ስለማስብ። ጠቃሚ ነገር እንደምጠቃም መሰየት ለራሴም ሙሉ አቅም የማሳየት የሚያስችለን አቅም በዛሬ እለት። እንደ እህት እንዳደረኩኝ እያኖርኩኝ ያለው እንደዛ ልክ ስለሆነ። ለራሴ ይጠቅመኛል ስለማምን በአንድ ትራስ በአብዛኛው እጠቀማለሁ ሁለት ቢኖረኝም አንድ ነው። ግን አስፈላጊ ነው ለራሴ ጠቃሚ ነው ብዬ ማስበውን እሱ ስለሆነ አንድ እጠቀማለሁ አብዛኛው ማለቴ ሰውን ሁለት ሊጠቃም ይችላል አንድ ሊጨቀም ይችላል ለይጠቅምም ይችላል። ግን ምን ማይጠቀም ማይመቸውም እንዳለ አውቃለሁ ግን የኔ ግን ምመቸኝ ባነሳ ባነሳ አንድ ትራስ መኖር አለበት። ወደ ገጠር ቦታ ወደ ያለ ሩቅ ቦታ ማይመች ቦታ ሄጄም ሳርግ እዛ ላይ በጣም ተረብሼ እንቅልፍም እምብ ብሎኝ ነው ማቀው። እዛ ላይ እንደዛ ሆኜ ስዊለው ግን በጣም ይረብሰኛል ማለቴ ቢያንስ አንድ ትራስ ካለብኝ ምሽት ይሄ ጠብቄ ማደር ምችለው። ነው ምችለውን በራሴ ላይ የምችለውን አቅም ማሳያት የምችለው በዛ ልክ ስለሆነ ራሴን ለማ እንትን ለማረክ የምጠቀመው ሁሌ አንድ ትራስ ነው ማለት ነው። ቢያንስ ካነሰ አንድ ትራስ መኖር አለበት። ሁለት ምጠቀሟቸው ነገሮች አሉ ተጨናንቀን ምናምን የምታረጋቸው ከሰዎች ማገናኘት የምትፈልገው። ሰውን እንዴት ለምን የሚለው መልስ የሚያስብብህ ነገሮች ባዛልክ እንዳለ ስለሆነ። ይህንን ጠቃሚ ነው ብዬ ስለማምን በራሴ ላይ ስለምጠቀመው እና እኔ ይሄንን ለማሟላት የቻልኩትን ሁሌ አራገለሁ። እኔን በሆንኩበት ወቅት ደግሞ ራሴ ተጠቅማለሁ ብዬ ስለማስብ ለሰዎች ማሳየት ያለብኝ ነገሮችን አሳይቼ በራሴ ላይ አሳያቸው ነገሮች እንዳሳይ ያስቻልኝ እንዳለ ሁሉ እኔ ምጠቀማቸውን እንድትጠቀም እንዲያደርግ ያሳየኝ። አንድ ጥሩ ነገር መልካም ነገር ስለሆነ ትራስም በጣም ይጠቅማል። ምክንያቱም ምቾት ሰለለ እንቅልፍህን በደምብ አርገህ እንድትታኛ ስለማርግህ በጣም ጠቃሚ ነው። ብዬ ስለማምን ለራሴ ማረገው ሁሉ እንደለ እንዳደርግ። ያስቻለኝ ነገር ስለሆነ በራሴ ላይ በጣም ደስ ብሎኝ በማሞቄና እንትን ስላልኩኝ ለራሴ አሁን ደስ ብሎኛልና። ደስ አለኝና። እና እነዚህም ስለሆነ በራሴ ላይ የሚገኛቸው ጥቅማችን ጥቅሞችን በመሃል መቀየም የለበችውም ብዬ ስለማምን። ጭም